እሺ ሰላም! በየትኛው መተግበሪያ መልእክት ትልካለህ? በሚለው ዛሬ እናወራለን እና እኔ በጣም ብዙ አፕሊኬሽኖችን እጠቀማለሁ መተግበሪያዎችን እጠቀማለሁ መልእክት ለመላላክ እና ከምጠቀማቸው አንዱ ለምሳሌ ቴሌግራም አለ በጣም መልእክት ከምላላክበት መተግበሪያ አንዱ ቴሌግራም ነው። ኢሞ ሚባል አለ ዋትሳፕ እነዚህ ኢንስታግራም ሚባሉ መተግበሪያዎች አሉ እና እነዚህን አብዛኛው ጊዜ እጠቀማለሁ